አንድ ማለት እንግዲህ ብቸኛም የሆነ ሊሆን ይችላል ብቻውን አንድ ሰውም ከሆነ አንድ እንለዋለን እንዲሁም ደግሞ ከቁጥሮች ውስጥ ቁጥር ማለቂያ የለውም። ወይንም ደግሞ ከዜሮ እስከ ዘጠኝ ከሚገኙት ቁጥሮች ውስጥ አንዷ ናት። ከዜሮ ቀጠል እንዲሁም ደግሞ ከሁለት ቀድማ የምትገኝ አንድ ብለን እንጠራታለን

ገንዘብ የምንለው ገንዘብ እንግዲህ ሲባል። ጥሩ የሆነ ለሰው ጠቃሚ የሆነ ምግብ ቢባል በገንዘብ ነው ቤት ቢባል በገንዘብ ነው እንደውም ደግሞ ልብስ ቢባል ጫማ ቢባል እንደ አጠቃላይ የሰው ልጅም መሰረታዊ ፍላጎት ሊያሟላልን የሚችለው ገንዘብ ነው። እና ገንዘብ እንግዲህ ሽያጭም ግዢም የምናካሂደው በገንዘብ ነው። እና ገንዘብ የሚለውን እንግዲህ እኔ በዚህ መልኩ ገልጸዋለሁኝ ለግብይትም ለሁሉም ለልውውጥነት የሚሆን ማለት ነው

አፍ ማለት እንግዲህ አፍ ሲባል የምንናገርበት፣ ምግብን የምንጎርስበት፣ ቄል ይሁን ደግ ይሁን ምን ይሁን መናገር የምንችለው በአፍ ነው። እና አፍ የምንለው እንግዲህ ምግብን፣ ውሃን፣ የተለያዩ ነገሮችን የምንፈልገውን አትክልት ዙሪያ ቢሆን ምን ዙሪያ ቢሆን እንደ አጠቃላይ በአፍ ነው ልንጎርስ ወይንም ልንመገብ የምንችለው። እና አፍ ብዙ ጠቀሜታ እንዳለው ነው። እንግዲህ የአፍን እንትን በዚህ በልኩ ገልጸዋል።

አውርድ ሲባል እንግዲህ ከፍ ብሎ የተሰቀለ ሊሆን የተሰቀለ ነገር ሊሆን ይችላል። እና እስኪ ያንን ነገር አውርድ አውርድልኝ እንላለንና። አውርድ ሲባል እንግዲህ። ከፍ ታለ ያለ ነገርን ወደ ታች ማውረድ እንደማለት ነውና አውርድ የሚለውን ቃል እኔ በዚህ መልኩ ገልጸዋለሁ

አመሰግናለሁ ማለት እንግዲህ ሰውን ማመስገን ነው ማለትም የተለያዩ ነገሮችን ሊሰጥ ይችላል። ሰላምታ ሊሰጥ ይችላል ሰላምታ ለራሱ አንድ ምስጋና ነው እና ደውለህ ስለ ጠየከኝ በጣም ነው እማመሰግነው። ወይንም ደግሞ እየተማረች ሊሆን ይችላል የሆነ ነገር ሊሆን ይችላል። እና የሆነ እርዳታ ምናምን የገንዘብ የእስኪሪብቶ የደብተር ወጪዎችን ሊሸፍን ይችላል። እና በዛን ሰዓት አመሰግናለሁ ይባላል እና አመሰግናለሁ ሲባል እንግዲህ ለዛ ለሰውዬ ምስጋና ማድረግ እንደማለት ነው።

ደረሰኝ ሲባል እንግዲህ ደረሰኝ ማለት የተለያየ ደረሰኝ ለምሳሌ አሁን የውሃ የውሃ ቆጣሪ የተከፈለበት ደረሰኝ ሊሆን ይችላል። የመብራት ሊሆን ይችላል። ግብር የመሬት ግብር የተገበረበት ሊሆን ይችላል። እና ደረሰኝ ሲባል እንግዲህ ያ የተከፈለበት ክፍያ ደረሰኝ ሲሰጥ ሲቀመጥ ወይንም በስህተት ሊሆን ይችላል። አንድ ነገር ሊሳሳት ስለሚችል ይህንን የውሃ ቆጣሪ አልከፈልክም ቢባል ያን ደረሰኝን በመውጣት ማሳየት ይቻላል። እና ደረሰኝ ማለት እንግዲህ በዚህ መልኩ እገልጸዋለሁ

እዚህ ማለት እዚህ እኔ አሁን ያለሁበት ቦታ ልክ እዚህ ቦታ ነኝ እስከ አካባቢው ምናምን ነግሬ እዚህ ቦታ ነኝ እና ወይንም ነይ እላለው ወይም ደግሞ እዚህ ቦታ እቃ አስቀምጬልሃለሁና ውሰድ። እዚህ ቦታ ነው ብዬ ያችን ቦታ የት ቦታ እንደሆነች በደንብ አድርጌ መናገር እና እዚህ ሲባል። አንድ ቦታ ላይ እዛች ቦታ ላይ እንዲደርስ ወይንም ደግሞ የተቀመጠን ነገር እንዳገኝ አድርጌ መናገር ማለት ነው

ልብ የምንለው እንግዲህ ሁላችንም የሆኑ በሰው ላይ ልብ የምንለው አለ። ግን ለእከሌ እኮ ልብ አልገዛችም። እከሌ እኮ ልብ የላትም። እናያለን ይሄ ማለት እንግዲህ ነገሮችን የመርሳት ወይንም ደግሞ አይን ካላየ ልብ አያይ እንደሚባለው እንገልጸዋለን። እና ልብ ማለት እንግዲህ ነገሮችን የምናገኘው ምንም እንደው ልብ ስንሰጥ የምናሰላስለው ልብ በማለት ነው እና ልብ እንግዲህ ሁላችንም ሰው ላይ አለ።

አራት ማለት አራት እንግዲህ ቁጥር ናት። እንዲሁም ደግሞ በሶስት እና በአምስት መካከል ልናገኛት የምንችለው ናት። እንግዲህ አራት ሲባል ከቁጥሮች ሁሉ አንዷ ናትና አራት ማለት ቁጥር እንደሆነች ነው። እኔ የምገልጸው

ስራ የሚለው እንግዲህ ስራ ሲባል ሁሉም ትንሽ ትልቅ መካከለኛ እንዲሁም ደግሞ ስራ የማይናቅ የማያ እንትን የማይባል እና ስራ የምንለው እንግዲህ ትንሽ ትልቅ ሳይባል። የምንሰራው የባጃች ስራ ቢሆን የሊስትሮ ስራ ቢሆን የመንግስት ስራ ቢሆን እንደ አጠቃላይ ሁሉም ስራ ብለን እንገልጸዋለን እና ስራ የሚለውን ቃል በዚህ መልኩ እገልጸዋለሁ

እርዳታ እፈልጋለሁ ሲባል እንግዲህ እርዳታ ሲባል የገንዘብ እርዳታ ሊሆን ይችላል። የምግብ እርዳታ ሊሆን ይችላል የልብስ እርዳታ ሊሆን ይችላል ወይንም ደግሞ የእውቀት። የእውቀት እርዳታ ሊሆን ይችላል እና። የጉልበት በጉልበት የሚሰሩ ስራዎች አሉ። እና የጉልበት እርዳታ ሊሆን ይችላል። እና እርዳታ እፈልጋለሁ ማለት የገንዘብ እርዳታ እፈልጋለሁ በቀን እነዚህን የዘረዘርኳቸውን በሞላ እፈልጋለሁ ሲባል የው እርዳታ ማለት እንግዲህ ይሄ ማለት ነው

እወድሃለሁ ሲባል እንግዲህ እወድሃለሁ ማለት በቃ ትልቅ ደስ የሚያሰኝ እንትን ነው። እና ቃላት ነው እወድሃለሁ። በስልክም ትወጂኛለሽ አወድሃለሁ። ማለትም አሁን እንግዲህ ፍቅረኛን ባልን ብቻ አይደለምና ከሰውም ከሴትም ከወንድም ሊሆን እና አንተ እኮ ይሄን ይሄን ጥሩ ነገር ስላደረክልኝ እወድሃለሁ። ፍቅረኛም ከሆነ አዎ በጣም ነው የምወድህ ከራሴ አስበልጬ ምናምን እንላለንና እወድሃለሁ ማለት ደስ የሚል ቃል መግለጽ ማለት ነው

ቢጫ ሲባል እንግዲህ ቢጫ ማለት ከቀለማቶች ውስጥ አንዱ ነው። ከቀለም ውስጥ ቢጫ ቀለም እንግዲህ ቤት ላይ ለቤት ቀለም ሲቀባ። በልብስ ዙሪያ ሊሆን ይችላል የጫማ እንደ አጠቃላይ የእቃዎች ሊሆን ይችላል ከ እቃ ውስጥም። እና ቢጫ ሲባል እንግዲህ ደስ የሚል ድምቅ ብሎ የሚታይ ጥፍር ቀለምም ሊሆን ይችላል። እና ድምቅ ብሎ ደስ የሚል ቀለም ነውና። ቢጫ ማለት በዚህ መልኩ ነው እኔ የምገልጸው